ጥዋት ወይስ ማታ ሰው ነህ? ጥዋት ወይስ ማታ ሰው ነህ እኔ ጥዋትም ማታም ሰው አይደለም ቤየትም ታም እኩል ነኝ ማለት ነው። ጥዋትም ማታም ሰው የሚሆን። ያ ሰውን አይደለም ማለት ነው ጤነኛ ሰው አይደለም ማለት ነው። ጤነኛ ሰው ለማለት ወይም አሪፍ ጥሩ ሰው ለማለት። ምናምን የማ የሰዎችን ተዋካይ ተወዳዳሪ ሰው። ጤናማ ሰው ለማለት። ማታም ጥዋትም ባለበት ስኬድ እንጂ ማታ ሰው። ጥዋት አውሬ ያ ሰው አይደለም እንዴት? ሰው ለማለት የግድ ጥዋት የተናገረውን ማታ ማታ የተናገረውን ጥዋት መድገም አለበት ማለት ነው። ይሄን ነገር ካላደረገው ማታ በነበረው ጥዋት ጥዋት መሆን አለበት ጥዋት በነበረው ማታ ላይ በዚህ ውስጥ ካልተገኘ ሰው ነው ብዬ አልወስደውም። እንዴ ማለት ሰው ነው ብዬ የራሴ ምክንያት አለኝ። የራሴ ምክንያት እንዴት አለኝ ካልኩ። ምክንያቱም ዋና አላማው ሰው ለማለት ምን ማለት ነው። ሰው ለማለት ብንሰጠው ብንገኝበት ወይ መገኘት የለብህም ማለት ነው። ምንድነው? ጥዋት ጥዋት የተናገረው ማታ ጥዋት የተናገረው ማታ ማታ የተናገረው በነዚህ መገኘት እና መኖር አለበት ማለት ነው። በነዚህ የማይኖር ከሆነ ግን ይህ ሰው ሰው ነው ያለው። ሰው ለማለት እንደምታወቅ ሰዎችን የሚረዳ ለሰዎች አሳቢ። ለሱ ለሱ ነው ለሱ ጉዳይ ሳይሆን። ለሰዎች የሚያስብ ለሱ የሚያስብ እና ለመናገር አንድ ሰው በመጀመሪያ እንደዚህ የሆነ ነገር ለማድረግ ሲሆን። በመጀመሪያ ለራሱ መሆን ግን አለበት ማለት ነው። ያን ለራሱ ያልሆነ ሰው ለሰው መሆን አይችልም። የትም አንድ ሰው ቅድሚያ ለራሱ ለራሱ መሆን አለበት ማለት ነው። እና ይሄ ሰው ቅድሚያ ለራሱ ሆነ ማለት ቀን ለሰዎችም ያስባል ለእርሱም ጥሩ ነው ማለት ነው። እሱ ጥሩ ሆነ ማለት ይህ ሰው ጥዋት ጥዋት ነው ማታም በየትኛው ሰው ምንድነው? ማለት ነው ይሄ ሰው። ስለዚህ ሰው ለሚለው ቤተኛው ሰው ነው እኔ ሰው። ጥዋት ወይስ ማታ ሰው ነህ? ለሚለው እኔ በየትኛውም ሰው መሆን በሁሉም ሰዓት በሁሉም ሰዓት ጠዋት መታም። የሆነ ሰዓት አውሬ ወይም መጥፎ። ወይን የህነ ሰዓት ደግሞ ሰው አይደለሁም ለማለት። እኔ ቤት መስራት ቤት መስራት በኩል በኩል ነኝ ጥዋት የናገርኩት መገኘት አለብኝ ማለት ነው። እንጂ የግብር ጥዋት ወይ ማታ ነው የሚለውን መርጠው ነው። በሁለት መቶ ሰው ነው ብዬ አልወስደውም። ማለት ጥዋትም በነበረበት ማታ በነበረበት ነው መገኘት ያለበት። እሱ ካልሆነ ግን ምን ማለት ነው? ዋጋ የለውም ማለት ነው። ያ ሰው ሰው ነው ልባል የሰው መሰረት አሟልቷል ማለት አይደለም። ምክንያቱም ይሄ ሰው ጥዋትና ወይስ ማታ ሰው የሚሆን ከሆነ የሆነ ችግር አለበት ማለት ነው። የሆነ ሌላ ነገር ወይ ተጨማሪ ነገር ሲወስድ ልሆን ይችላል። ከዛ ነገር ካልወሰደ ግን ያ ሰው ማለት የሆነ ደስ ልል ይችላል። ያ ሰው ደግሞ ጥዋት ወይ ማታ ሰው የሚሆን ከሆነ በአንድ ሰው ስለዚህ ሰዎች ጤናውን ጎሏል ማለት ነው። ጤናውን ጎሏል ስንል። እንጂ ቅድስት ሰው ለመሆን ሁሉም ሰዓት እኩል ሆኖ ይገኛል እንጂ የወሎ የዛው ጥሩ ስራም አይሰራም ማለት ነው።